የምሳ እረፍቶ ምን ያህል ጊዜ ነው ይላል? የምሳ እረፍቴ ብዙ ጊዜ ተቀያያሪ ነው። ለምሳሌ ሁለት ሰዓት የምገባ ከሆነ ሁለት ሰዓት ያው ሁሌም ሁለት ሰዓት ነው የምገባው። ግን አንዳንድ ጊዜ ሁለት ሰው ምሳ ሰዓት ሁለት ሰዓት እጠቀማለሁኝ አንዳንድ ጊዜ ደግሞ አንዳንድ አንድ ሰዓት የምጠቀምበት ጎንዲሽን ይኖራል ማለት ነው። ለምንድነው እንደዚህ የሚሆነው? በኔ የመስሪያ ቤት አካባቢ። በየኛ መስሪያ ቤት ከሁለት ሰዓት እስከ ያው ተቀጥሬ ነው የምሰራው ከሁለት ሰዓት እስከ አስራ ሁለት ሰዓት ነው የሚሰራው። ስለዚህ ግዴታ ደግሞ መስራት ያለብን ለስምንት ሰዓት ስለሆነ በፈረቃ ለምሳሌ ሁለት ሰዓት ምሳ ሰዓት ሁለት ሰዓት የምጠቀም ከሆነ። ከጠዋቱ ሁለት ሰዓት ገብቼ ስድስት ሰዓት ምሳ ወጣለሁ ስምንት ሰዓት እመለስና አስራ ሁለት ሰዓት ወደ ቤት እገባለሁ ማለት ነው። ግን ደግሞ ምሳ ሰአቴን አንድ ሰዓት ምጠቀም ከሆነ ምሳ ስድስት ሰዓት እወጣና ሰባት ሰዓት ተመላሽ እሆናለሁ ማለት ነው። አስራ አንድ ሰዓት ወጪ ከሆንኩኝ ምክንያቱም ለምንድነው እንደዚህ የሚሆነው? ከ ሰአቶቹ ፈረቃ ግዴታ ስለሚሆን በምሳ ሰዓት መፈራረቅ ስላለብን። ግዴታ ስምንት ሰዓት ለመጠቀም ሲባል። አንዴ አስራ አንድ ሰዓት ወጪ ከሆንኩኝ አንድ ሰዓት ምሳ እጠቀማለሁ አስራ ሁለት ሰዓት ወጪ ከሆንኩ ደግሞ ምሳዬን ሁለት ሰዓት እጠቀማለሁ ማለት ነው። ብዙ ጊዜ ግን እኔ የሚመቸኝ ምሳ ሰዓት ሁለት ሰዓት ተጠቅሜ በደንብ አርፌ አይምሮዬን በደንብ እረፍት ሰጥቼው ከዛን አስራ ሁለት ሰዓት ወጪ ስሆን ይመቸኛል። ግን ምንድነው አንዳንድ ጉዳዩ ሲኖሩብኝ ደግሞ የምሳዬን ሰዓት እንደዚህ በመቀያየር ፈረቃ እንደዚህ ተመቻችተን ከሰራተኞች ጋር አንድ ላይ እንትን በማለት። ምሳዬን አንድ ሰዓት ተጠቅሜ አስራ አንድ። ጉዳይ ሲገጥመን ደግሞ በቀን ምናምን በመሃል ገብተን አንዴ አንድ ሰዓት አንዴ ሁለት ሰዓት አንድ አንድ ቀን ሁለት ሰዓት ሊጠቀም እችላለሁ ማለት ነው።

ቤተሰብ በምን ያህል ጊዜ ይሰበሰባል ነው የሚለው ጥያቄው? ኦኬ ቤተሰብ ያው አይታወቅም እንደየሁኔታዎቹ ነው። ግን ብዙ ጊዜ ቤተሰብ የሚሰበሰበው ለበዓላትና ፕሮግራም ሲኖር ነው። ለምሳሌ ለበዓላት በእኛ አካባቢ ለ ለእንቁጣጣሽ ለመስቀል ለገና ለጥምቀት ለ ለፋሲካ የሚባሉ በዐላቶች ላይ ቤተሰብ በዋናነት ይሰበሰባል። በሌላ መልኩ ደግሞ ምንድነው? በአንዳንድ ጉዳዮች በተለያዩ ጉዳዮች በደስታም ሆነ በሀዘን በአንዳንድ ጉዳዮች ምክንያት ይሰበሰባል። ለምሳሌ እነዚህ ተጨማሪ በዓላት ማህበር ሊሆን ይችላል። የወለዱ ሰዎችን ለመጠየቅ ለቅሶ ሊሆን ይችላል። በእነዚህ በእነዚህ አጋጣሚዎች ላይ ቤተሰብ ሊገናኝ ሊሰበሰብ ይችላል። ሌላው ደግሞ ምንድነው? ሰርግ በሰርግ ምክንያት ሊሆን ይችላል። እንዲሁ በዘመድ ጥየቃ በዘመድ ጉባኤ ቤተክርስቲያን የንግስ በዓላት ሲኖር አንድአንድ ቦታዎች ላይ ሲኬድ። በእነዚህ በእነዚህ ሁኔታዎች ላይ ቤተሰብ ሊሰበሰብ ይችላል። ሌላው ደግሞ ምንድነው? በአንዳንድ በዝክር ዝክር ሲዘከር ለምሳሌ ቤተሰብ ሊሰበሰብ ይችላል። ለምሳሌ አሁን እንደዚህ ቤተሰብ ሲሰበሰብ በጣም ነው ደስ የሚለው። ምንድነው? አሁን አሁን እንደውም በጣም መራራቅ ያው ከስራ ቢዚነቱ ጋራ በተያያዘ ትንሽ ክፍተት ይፈጠራል። እንጂ በፊት በፊት ስራዬ ተብሎ የምንገናኝበት ሁኔታዎች ይኖራሉ። እና ያው አሁን ቢሆን ግን በየአጋጣሚዎቹ የምንሰበሰብበት ሁኔታዎች ይፈጠራል።